የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? የትርፍ ጊዜ ማሳለፊያ ማለት በስራ ላይም እያለን ሊሆን ይችላል። በትምህርት ላይ እያለን ሊሆን ይችላል። በማንኛውም በቋሚ በምናደርጋቸው ከዛ ሰዓት ውጪ ያለን ነገር በአጠቃላይ የትርፍ ጊዜ ሰዓት ሊሆን ይችላል። እና እኔ አሁን እንደ ስራ እንደ ተማሪም ሁለቱም ላይ ስላለሁኝ። ከስራዬ በኋላ የማደርጋቸው ነገሮች አሉ ለምሳሌ ከስራ በኋላ ጓደኞቼን አገኛለሁ። እቤት እሆናለሁ ከራሴ ጋር ጊዜ አሳልፏልሁ። እንደገና ደግሞ ውጪ ላይ የማገኛቸው ሰዎች አሉ። የምረዳቸው ልጆች አሉ። እና ብዙ ነገር አደርጋለሁ የትርፍ ጊዜ ሰዓት ማለት ከስራም ውጪ ሆነ ከትምህርት ሰዓት ውጪ በትርፍ ሰዓታችን የምናደርጋቸውን ጠቅላላ ነገሮች። የትርፍ ጊዜ ሰዓት ማሳለፊያ የምንላቸው ይሆናሉ ማለት ነው።

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ በሳምንት አንዴም በአስራ አምስት አንዴም እንደ ሁኔታው ነው የሚሄደው ቋሚ አይደለም ወደ መናፈሻ የምንሄዱበት ሰዓት መናፈሻ በመሰረቱ ራሳችንን ለማረጋጋት፣ ከጓደኞቻችን ጋር የምንሆንበት ቦታ ነው እና እዛ ቦታ ላይ ደግሞ ዛፎች አሉ ንጹህ ቦታ አለ፣ እና የተረጋጋ ነው ለዛ ከጓደኞቻችን ጋር ሄደን መጽሐፍ ልናነብበት እንችላለን ለምን ድምጽ የለም አይረብሽም፣ ከተፈጥሮ ጋር ጊዜ እናሳልፋለን እዛ የምናያቸው ዛፎች እዛ የምናገኘውን ንጹህ አየር ያ ያ ነገር እኛን አይምሮአችንን ስለሚያድስልን እና መፈሻ አልፎ አልፎ መጽሐፍ ለማንበብ እንደገና ደግሞ ከጓደኞቼ ጋር ጸጥ ያለ ቦታ ስንፈልግ እዛ ቦታ ሄደን እናሳልፋለን ማለት ነው።